ጥያቄው በጣም አረፍተ ጥያቄ ነው አመሰግናለሁ ስለሰጠችሁት ጥያቄ ነው። ያው ልብስ በእጅ ታጥባለህ ይላል ጥያቄው? አዎ አጥባለሁ። ብዙ ጊዜ እኛ ጋር አሁን በተለይ ኢትዮጵያዊ ምንም ስለሆነ እና ደግሞ ትንሽ ብናጠቃው። ያደግነውን ክፍለ ከተማ አካባቢ አካባቢ ስለሆነ ብዙም እንትን ያ ማሽን የመጣው ማሽን ብዙም ስለሌለ። በእኛ ጊዜ የምናጥበው በእጅ ነው። ያደግሞ ለብዙ ነገር ለራሳችን ራሱ በጣም አሪፍ ነው ስራን እንድናውቅ ይረዳናል። ዝም ብለን ማሽን ውስጥ አስገብተን መውጣት ብቻ። እየተለማመደን በጣም እንትን እየሆነን ነው። ስለዚህ በእጅ ማጠብ በጣም አሪፍ ነው። ብዬ አስባለሁ። ያው የደሮ ባህልም እየጠፋ ስለሆነ። የስራ ንቃይ ዝም ብለን ያደርጋል ግን ቢሆንም። ያ ዝም ብለን እንትን እያየነው ስለሆነ ያስቸግራል።

አሪፍ ጥያቄ ነው በጣም እወዳለሁ በጣም አመሰግናለሁ ጥያቄ ነው? ለምን ያህል ጊዜ ብዙ ስራ ሰርተሀል እሚል ጥያቄው ያው ብዙ ጊዜ። ያው እንትን ተማሪም ስለሆንኩ በትምህርት ብዙ እድሜኤን ብዙ ስራ ሰርቻለሁ ብዬ ያሰብኩት። ከ ሁሉም ይልቅ ትምህርት ላይ ብዙ ጊዜ ብዙ ጊዜ ብዙ በአንተ አውጥቻለሁ። ስራም ሰርቻለሁ ብዬ አሰብኩት ብዙም ሌላ ነገር አልሰራሁም። ብዙ ስራ ብዙ ጊዜ የሰጠሁት ኢነርጂ ራሱን ፓወር እንዳስጨረስኩት ብዙ። በትምህርት ነው ብዬ አስባለሁ። በትምህርት ነው። ደግሞ አሁንም የትምህርት የሆነ ዋጋ ይከፍላል ብዬ አስባለሁ። ለዛም አሁንም በጣም እየታገልኩ ነው እየሰራው ነው። አሁን ራሱ እሚሰራው ስራ። ይሄኛው ስራ ነው። ቴንኪው አመሰግናለሁ

በጣም አሪፍ ጥያቄ ነው። አመሰግናለሁ ስለሰጣቹኝ ጥያቄ የምግብ ሌሎችን ማካፈል ትወዳለህ? ይላል። ጥያቄው። ያው በጣም አሪፍ ጥያቄ ነው እንደዚ አይነት ነገር ማስተማር እና እንደዛ ነገር ላይ ማውራት በጣም ጥሩ ነው። እንደውም ከዚህ ቅድም ከመጣው ጥያቄዎች አሉ። እንደውም በጣም አሪፍ ጥያቄ ነው። ብዬ አሁን ዛሬ የተለቀቀው ጥያቄዎችስ በጣም አሪፍ ጥያቄ ነው። ብዬ የማስበው አስተማሪ እና ደግሞ ለብዙ ሰዎች ትምህርት የሚሆን ነገር። ይህንን ጥያቄ በአግባቡ የምመልሰው መልስ ላይ ነው። ብዙ ሰው ብዙ መልስ ሊመልስ ይችላል ብዙ ነገር ሊል ይችላል። ግን እኔ ምግብ ለሌሎች ማካፈል እወዳለሁ የሚል አወ እወዳለሁ። አም ምክንያቱም ደግሞ ኢትዮጵያዊ ነኝ ኢትዮጵያዊ አንድ ኢትዮጵያዊ ማለት ላለው ለሌላ ለሌለው ሼር እያደረገ ደሃን እያሰበ እና ደግሞ የተቸገረውን እሚያይና በጣም እሩሩህ ሊባል ለሰዎች ናቸው። ስለዚህ አንዱ የኢትዮጵያ ገፀ ባህሪያዊ ወይም ካራክተር ብዬ ብለን እምናስበው። ያው ከብዙ ከአባቶችም እምንማረው ነገር ያው ምግብ መካፈል ልጅ መካፈል። የተራበውን አቅቶት መራመድ ዝም ብለን እምናልፍ ከሆነ በጣም ሆአላ ቀር የሆንን። በጣም ደግሞ ሰልፊሽነት ስለዚህ ለሌሎች ማካፈል ባይ ዘ ዌይ ለሌሎች ማካፈል ጥሩ ነው። ጥሩ ነገር ነው። ብዬ አሁን ፈጣሪ እራሱ ያለው ለሌለው እንድናካፍል ነው። መምህር እሚያስተምረው መፀሀፍ ቅዱስ ላይም እንደዛ አይነት ነገር ያወራል ብዙ ጊዜ ማለት ነው። ብዙ ጊዜ አሁን በህይወታችን ዝም ብለን ምናልባት ነገ ላይ ምን እንደሚመጣ ሳናውቅ። ነገ ምናልባት እኛም እዛ ቦታ ላይ ልንሆን እንችላለን። ስለዚህ እንደዛ አይነት ነገሮች ጥሩ ነው ብዬ ነው እማስብ እኔ። እንዴት እንደ አንድ ኢትዮጵያዊ ያው እንደዛ ነገር ለብዙ ለብዙ ብዙ ሰው ብር ይዞ ብር ይዘሀል ግን ከሌላ ለሌላ ሰው ከምሰጥ ይዤው ብሞት ይሻላል። ግን ያኛው ቢሞት እሱን ምናምን ነገ ነው እሚረሳው። ግን ብር ምናልባት ለመንግስተ ሰማያት ራሱ ቢሰራ በጣም አሪፍ ነው ብዬ አስባለሁ። ምናልባት ዛሬ እሱ ለሌላ ሰው ለሌለው ቢያካፍል ለተራበውን ቢያበላ። ያጣውን እንደዛ አይነት ነገር የተጎዳው ሰውን ቢያግዝ ጥሩ ነው ብዬ አስባለሁ። ደግሞ እኛም እንደዛ አይነት ነገር ላይ ብንመለከት ደግሞ በበኩሌ እንደዚህ አይነት ነገሮችን ለማካፈል እወዳለሁ ብዙ ጊዜ አካፍላለሁ። ባለው አቅሜ ማለት ነው። አመሰግናለሁ ቴንኪው።

በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣቹኝ ጥያቄ በምን ሰዓት ትነሳለህ? ይላል ጥያቄው። ያው አብዛኛውን ጊዜ እኔ የምነሳው። ያው ስራም በጣም ጠዋት ጠዋት ስለምሰራ ቁርስ በግዜ ነው የምበላው። ስለዚህ ቶሎ ነው የምነሳው ጠዋት ጠዋት ቢያንስ ወደ አስራ አንድ ሰዓት አካባቢ እነሳለሁ። ከዛ ቁርስ በልቼ ምናምን ሆኜ እንደዚህ እንደዚህ አይነት ነገር እየሰራሁ። ያው ለእንትኑ አብዛኛው ጊዜ የሚሰራ ሰው። ክረምት ክረምት ድሮ ድሮ ቆያለሁ ወደ አራት ሰዓት አምስት ሰዓት ሶስት ሰዓት አካባቢ ነው የምነሳው። አሁን ግን ያው ቅድም ስለሆነ ነው እንጂ የጠዋት እንቅልፍ እወዳለሁ። ስለዚህ ምናልባት አሁን አሁን አሁን በአንድ ሰዓት እንደዛ አይነት ነገር ነው የምነሳው። በቃ ከአንድ ሰዓት ወይ አንድ ተኩል አካባቢ ላይ ነው የምነሳው። ደግሞ እንደዛ ነገርም እንትን እንቅልፍ ማብዛት ጥሩ አይደለም ብዬ አስባለሁ።

ቴንኪው በጣም አሪፍ ነው በስራ ጊዜ እረፍት ታደርጋለህ ወይ ይላል ጥያቄው? ያው እረፍት ማድረግ ብዙ ጊዜ በንችል በንችል አሪፍ ነው። አሁን ለምሳሌ አይምሮን ሪፍረሽ ማድረግ እና አዳዲስ ነገሮችን በዛ ሰዓት እረፍት ምናረግበት ሰዓት ላይ እንደዛ አዳዲስ ነገሮችን ብናይ ለጤንነታችንም ጥሩ ነው። ለምሳሌ ታች ቀን ብንሰራ ምንሰራው ስራ ራሱ በቃ አሁን ዝም ብለን ስራ ግድ ስለሆነ ነው እንጂ የምንሰራው። ያው በቃ አሁን ዝም ብለን ስራ ግድ ስለሆነ ነው እንጂ የምንሰራው። ያው እረፍት ለአንድ ሰው በጣም ጥሩና አስፈላጊ ነገር ነው ብየ አስባለሁ። እንደዚህ አይነት ነገር ካላረግን ውይም ደግሞ ሳናርግ ዝምብለን ስንሰራ ዝም ብለንም እንትን ኢነረጂም እናወጣለን። ለዛ ስራ ምንም እንትን አይኖርም እየተለማመድን ነው ምንሄደው። ስራም እንለምዳለን ደሞ እንደዛ ነገር ስራ መልመድ ጥሩ አይደለም የሚሰራ ሰው አብዛኛው ጊዜ ስራ ከለመደ ጥሩ አይደለም ብዬ አስባለሁ። እኔ ደግሞ እረፍት ጊዜዬን እኛ ምንሰራው ስራ ላይ በጣም የእረፍት ጊዜ አብዛኛው ጊዜ ባይኖርም። የሆነ ታይም ሲሰጥ ለምሳ ምናምን ሲሰጥ ትንሽ አንድ ሁለት ሰዓት እረፍት እንቀበላለን። ከዛ እረፍት ከተቀበልን በኋላ ተመልሰን እንገባለን። ያው እረፍት በስሱም አለ ብዬ አስባለው ብዙም አያጨናንቅም። ያው ውስጥ ላይም እረፍት ስለምናደርግ እየሰራንም እናደርጋለን። ቴንክ ዩ በጣም አሪፍ ነው አመሰግናለሁ።

አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁት ጥያቄ? የምትወደው ስራ ምንድ ነው ይላል? ያው እኔ የትኛውም ስራ እወዳለሁ። አሁ አሁን አሁን ስራ ማውራት ብዙም እንትን አይደለም። ግን እኔ አብዛኛ ጊዜ እምወደው ስራ ላይ የትኛውም ስራ ላይ ሃርድ ወርክ ሆኜ መስራት እፈልጋለሁ። ግን ባንከር ሆኜ። ያው እሚፈልገውን ስራ ነው የሰራሁለት። አሁን ደግሞ እንደዛ ነገር ባንከር ሆኛ ባንክ ቤት ላይ ተቀምጬ እንደዛ ደንበኞችን በስነ ስርዓት ማስተናገድ እና ደንበኞችን የተቸገረውን። ነገሮችን እያስተካከልኩ ማናጀር ሆኘ ብሰራ በጣም ደስተኛ ነኝ። እና በጣም እምወደው ስራ ነው። ያው እንደዚህ አይነት ስራ ከድሮ ጀምሬ ስለማስብ። ያው አሁንም ደግሞ የፈለኩት ስራ ለመስራት እንትን አቅምም አለ እምሰራው እንትን ፕሮባብሊቲም አለ ብዬ አስባለሁ ቴንኪው

ጥያቄው በጣም አሪፍ ጥያቄ ነው? ቀዝቃዛ አየር ሁኔታ ትወዳለህ ይላል ጥያቄው። ያው እኔ ቀዝቃዛ አየር አልወደውም። ያው ቀዝቃዛ አካባቢ ላይም ስላደግኩ ሙቀት ያለ አካባቢ። መሆን በጣም ይከብዳል ስለዚህ ቀዝቃዛ አየር በጣም እወዳለሁ ቀዝቃዛ አየር ሁኔታ። ቢቻል ቢቻል እንደዛ አይነት እንደዛ አይነት አየር ያለብት አካባቢ ላይ መኖር ራሱ ወደፊትም እንደዛ አይነት አየር አለበት አካባቢ ላይ ነው መኖር የምፈልገው። ደግሞ ለሰዎች ጥሩ ነው ብየ ነው ማስበው ለምን ቢባል። አሁን ብዙ ሰው አየር ሁኔታውን። ሙቀት ያለበት አካባቢ ላይ ያለ ሰው ቶሎ ያረጃልእንትን። የሚበላው ምግብ ራሱ ቶሎ ይበላሻል። እንደዛ ስለሚሆን በጣም ያስቸግራል። ቀዝቃዛ አካባቢ በጣም አሪፍ ነው ብዬ አስባለሁ። ሁኔታ ነው እንደውም እኔም በጣም የሚወደው። ቀዝቃዛአየር ያለበት አካባቢ ነው ቴንኪው።

አዎ በጣም አሪፍ ጥያቄ ነው። አመሰግናለሁ ስለሰጣችሁኝ ጥያቄ በመስኮት ጎን መቀመጥ ትወዳለህ ይላል? ጥያቄው ያው በጣም እወዳለሁ። ለምን ቢባል አየር የሚገባው መስኮት ነው። አብዛኛ ጊዜ ስለዚህ እኔ የምሰራበት አካባቢ በሚቀን ስብሰባ ላይ ስንቀመጥ ራሱ በጭብጭብ ጊዜ። መስኮቱ ጎን መቀመጥ እወዳለሁ በጣም በጣም እንደውም ደግሞ እንደዛ ጥግ አካባቢ ላይ መቀመጥ ራሱ በጣም ጥሩ ነው። ለምሳሌ አየር እንቀበላለን አእምሮ ይታደሳል። ብሩ ነገሮችን እናያለን። ወደ ውጭ ምናምን ስለምናይ በቃ አሪፍ አየርን ስለምንቀበል። እንደዛ ያህል ነገር ወደ ውጪ ለማየትም ጥሩ ስለሚሆን። ብዙ አየር ነው የምናነጽ ፀሀይ ምናምን እንቀበላለን። ካስፈለገ አየር ምናምን ስለሚገባ እንደዛ ነገር አይደለም ተፈልጋለሁ

በጣም አሪፍ ጥያቄ ነው አመሰግናለው ስለሰጣችሁኝ ጥያቄ። ጥፍርህን ትቆርጣለህ ወይ ይላል ጥያቄው? ያው ግድ ነው እንደዛ አይነት ነገር ያው ግድም ስለሆነ እቆርጣለሁ እቆርጣለሁ። እንደዛ አይነት ነገር ማለት አብዛኛው ጊዜ ዝም ብለን ይደግ ብለን ዝም ብንል እኮ። ከባድ ነው የሚሆነው ስለዚህ ጥፍር መቁረጥና ራሴን እንደራስ መጠበቅ ነው ብዬ አስባለሁ። አሁን ለምሳሌ ብዙ ሰው ያው ባክቴርያ እዛ ውስጥ ይገባል ስለዚህ ሰው ለጤንነቱ ራሱ ጥሩ አይደለም። ጥፍር ማደግ እና በጣም እንትንም። ስለዚህ ጥፍር እቆርጣለሁ በጊዜ ነው የምቆርጠው። ትንሽ ካደገ እንዲቆይ አልፈልግም። ምክንያቱም ያው እዛ ውስጥ ምግብ ስንበላ ቆሻሻ ምናምን ይገባል ውስጥ ላይ ስለዚህ ሲንባላ ነው ሲነካ ምግብ ሲነካ ነው የሚወጣው። ለዛ ነው ቴንኪው።

ያው ጥያቄው በጣም አሪፍ ጥያቄ ነው። ያው አብዛኛው ጊዜ። እኛ እናውቅም እንጂ። ያው ጥያቄው የሚለው ጨውን ብዙ ትወዳል ይላል። ጥያቄው ጨውን የማይወድ ሰው የለም። ግን እንወዳለን። ግን ቢኖርም የሚያመጣው ሳይድ ኢፌክቱ በጣም ከባድ ነው። አሁን አሁን በጣም ኖርማል ጨው የምንጠቀመው ሰዎች በጣም እየተጎደን ነው። አሁን በተማርነውም በትምህርትም ብናይ። ጨው ኖርማል የሚጠቀመው ኖርማል ጨው የሚጠቀመው ሰዎች በራሳቸውን ጊዜ በሽታ እያመጡ ነው ብየ አስባለሁ። ለምሳሌ እንደ ኩላሊት በሽታ እንደ ጨጔራ። ለስዃር ለደም ግፊት ለቡዙ በሽታዎች ምክንያት የሚሆነው የጨው መብዛት ነው። በቃ ዝም ብለን ስለሚጣፊጥ እንዲጣፊጥ ስለሚያደርግ ብቻ የምንጠቀም ከሆነ በጣም እየተጎደን ነው። አብዛኛው ጊዜ ደግሞ እንደዛ አይነት ነገር አብዛኛውም ጥሩ አይደለም። እንደተማረ ሰው ማሰብ ያስፈልጋ ከዚህ በኋላ ያው ግዴታም ነው። ደግሞ የራሴን ጤንነት ማንንም አይጠብቅም የስራሴን ራሴ ነው የምጠብቀው። ከዛ የምናገኘው ከምናገኘው ነገር ይልቅ የምናጠፋው የምንጎደው ጉዳቱ ይበልጥሃል። አሁን እንዲጣፍጥ አብዛኛው ጊዜ ያው ኖርማሊ አዮዲን ጨው ብንጠቀም አሪፍ ብየ አስባለሁ። ግን ያኛው ጨው ትንሽም ብናደርግ ቶሎ ያጣፍጣል እና ደግሞ ሰውንም ይጎዳል። አብዛኛው ጊዜ ኖርማሊ ያኛው ጨው ነው። ስለዚህ ብዙ ጊዜ ባንጠቀም ጥሩ ነው ብየ አስባለሁ። አመሰግናለሁ ስለሰጣችሁኝ ጥያቄ በጣም አሪፍ ነው። ቴንኪው።